አዎ ለስራ እጓዛለሁ። በሳምንት አምስት ቀን ከሰኞ እስከ አርብ ሁል ጊዜ በጠዋት ተነስቼ ወደ ስራዬ እጓዛለሁ። ወደ ስራ የምጓዝበት መጓጓዣ በአውቶውስ በታክሲ እንዲሁም አንዳንድ ጊዜ ደግሞ የተወሰነ መንገድ በእግር ጉዞም ጭምር ይሆናል። ስራዬን እጅግ በጣም ስለምወደው ሁል ጊዜ በጠዋት ተነስቼ ወደ ስራ አጓዛለሁ። ምንም እንኳን አንዳንድ ጊዜ የመንገድ ሁኔታ በጣም ቢጨናነቅም በጊዜ ለመድረስ በጧት ተነስቼ እጓዛለሁ።